ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ ወደ መጠለያ አካባቢ ሄጄ ራሴን አጥልላለሁ ጥላ በእጄ ይዤ ከሆነ ጥላዬን እዘረጋና ከዝናብ ራሴን እከለከላለሁ ማለት ነው በእንደዚህ አይነት መልኩ የመጣውን የዝናብ እንትን አልፍ ለማለፍ እጥራለሁ ጥረት አደርጋለሁ ማለት ነው አጠቃላይ ዝናብም በእንደዚህ አይነት መልኩ ሸሽቼ ለማምለጥ እሞክራለሁ

ዜናውን? ከየት ታገኛለህ እኔ ብዙ ጊዜ ዜናውን የማገኘውን ከተለያየ የድረ ገጽ ላይ ነው። እነዚህም ደግሞ የሞባይል መተግበሪያዎች ወይ እንደ ዩቲዩብ እንደ ፌስቡክ እንደ ቲክቶክ ወይም ደግሞ ሌሎች እንደ ጎግል አይነት እንትኖችን እጠቀማለሁ። ከዚህ ደግሞ በተረፈ እንደ ቴሌቪዥን እና ሬድዮ አይነት ደግ ነገሮችን እጠቀምና በዚህ ከነዛ ዜናዎችን የዜና አውታሮችን አገኛለሁ ማለት ነው

አይስክሬም ትወዳለሁ ወይ? አዎን አይስክሬም እወዳለሁ። ብዙ ጊዜ እእኛ አካባቢ ላይ ስለማይገኝ ብዙ ጊዜ አልጠቀምም። አስክሬም ግን እጅግ በጣም ተወዳጅና ጣፋጭ የሆነ ምግብ እንደሆነ አውቃለሁ እረዳለሁ እና እኔም ባገኝና ሁል ጊዜ መጠቀም የምችልበት መንገዶች ቢገኙ ወር የተሻለ ነው ግን ማብዛቱም ያን ያህል ለጤናም ጎጂና ጠቃሚ እንዳልሆነ አረዳለሁ።

የስራ ጊዜ ገደብ ታስተካክላለህ? የስራ ጊዜ ገደቤን አስተካክላለሁ። አዎ ብዙ ጊዜ እኔ በስራዬ ላይ ገደብ የለኝም። ግን ገደብ የሚያስቀምጡ ከሆነ እና ከዚህ እስከዚህ ጊዜ ድረስ የሚሉ ከሆነ። እኔ ስራዬን ለመጨረስ እና ስራዬን ለማከናወን ገደቤን ላልፍ እችላለሁ። ከዛ ውጪ ደግሞ ችግር ሲያጋጥመኝም ከዛ ከተባለው ጊዜ ውጪም ደግሞ የምወጣበት ጊዜ ሊኖር ስለሚችል እና እንደዚህ አይነት መልኩ እንደየሁኔታው። እጠቀማለሁ ማለት ነው

የትኛውን የቀኑን ሰዓት ትወዳለህ? እኔ የምወደው ከቀናት ከሰዓታት ውስጥ የጠዋቱን ክፍለ ጊዜ እና የከሰአቱን ከ አስር ሰዓት ጀምሮ ያለውን ክፍለ ጊዜ እጅግ በጣም እወደዋለሁ። የጠዋቱን ክፍለ ጊዜ የምወድበት ምክንያት ፀሀይ ሳሳ ብላ ስለምትወጣና ተው ሰው ሰውም ለስራ የተነቃቃ አይምሮና ህሊና ስላለ ነው። ወደ ቀን አካባቢ ደግሞ እጅግ በጣም ድክም ስልችት ስለሚል ያ ሰዓት ደካተን የድካም ሰዓት ነው። ወደ አስራ አንድ ሰዓት ደግሞ ሰው ከስራ ወጥቶ የሚዝናናበት ወይንም ደግሞ ሪላክስ የሚያደርግበት ስለሆነ ያንን ሰዓት እና ጊዜ እወዳለሁ

ቡና መፍጨት ታውቃለህ ወይ? አዎ እኛ አካባቢ ላይ ቡና በብዛት ስለሚሰራ ቡና መፍጨት አውቃለሁ ቡና ከተቆላ በኋላ በደንብ ተደርጎ በማሽንም በእጅም ይወቀጣል ወይንም ደግሞ ይፈጫል ማለት ነው። በእጅ በሙቀጫ ተደርጎ በባህላዊ ሁኔታ እየተደበደበ ወይንም ደግሞ በደንብ ተደርጎ እንትን እየተባለ እንትን በማሽን ደግሞ የባህር የቡና ማሽን መፍጫ አለ በዛ እየተፈጨ ይዘጋጃል። ማለት ነው

ምግብህን ለሌሎች ማካፈል ትወዳለህ ወይ? አዎ ምግቤን ለሌሎች ማካፈል እወዳለሁ ብዙ ጊዜ ሌሎች ከዚህ ምግብ ተካፍሎ ሲበሉ ሳይ እጅግ በጣም ደስ ይለኛል ነገር ስለሆነ ማለት ነው። እና ምግቤን ማካፈል እጅግ እወዳለሁ። ምግብ ማካፈል በሃይማኖትም የሚታዘዝ ነገር ስለሆነ ምግቤን አካፍዬ ከሌሎች ጋራ ተካፍዬ ስበላው የሚያስደስተኝን ያህል ሌላ ብዙ እሚያስደስተኝ ነገር ያለ አይመስለኝም

ከስራ ባልደረቦችህ ጋራ ጥሩ ግንኙነት አለክ ወይ? አዎ ከስራ ባልደረቦቼ ጋራ ጥሩ የሚባል ግንኙነት አለኝ። የስራ ባልደረቦቼ ስራዬን ይወዱልኛል። እኔም ደግሞ እነሱን በጣም እወዳቸዋለሁ አከብራቸዋለሁ፤ ሁሉንም የስራ ባልደረቦቼን ማለት ነው። እና እኔ የስራ ባልደረቦቼ ጋራ ያለኝ ጤናማ የሆነ ግንኙነት እና ፍቅር መተሳሰብ ያለበት ግንኙነት ነው ያለኝ።

ቤትህን እንዴት ታስውባለህ? ቤቴን የማስውበው ቤቴን አንደኛ በመጥረግ በመወልወል እና የተለያዩ ምንጣፎችን በማንጠፍ አልጋዬን የተለያዩ ሽቶዎችን በመርጨት፤ ከዛ ጉዝጓዝ በመጎዝጎዝ መስታወቱን በማጠብ በማስተካከል መጋረጃ በማድረግ የተለያዩ አበቦችን ቤት ውስጥ በማስቀመጥ ቤቴ ውብና ጽዱ እንዲሆን ለማድረግ እሞክራለሁኝ።

መብራት ሲቆረጥ ምን ታደርጋለህ? መብራቴ ሲቆረጥብኝ ወደ ሚመለከተው አካል ሄጄ እ ሪፖርት አደርጋለሁ። መብራቴ ተቆርጦብኛል እና እ ስለዚህ እ እንድትረዱኝ እንድታግዙኝ ብዬ እ ለሚመለከተው አካል ሪፖርት አድርጌ ያንን ወይም ደግሞ አሳውቄ እ እንዲቀጠልልኝ አደርጋለሁ። እኔ የምችል ከሆነ በራሴ መንገድ እ ለመቀጠል እሞክራለሁ። እኔ ማልችለው እና ከአቅሜ በላይ ከሆነ ግን የሚመላከታቸውን ሰዎች እንዲህ ቀጥሉልኝ አደርጋለሁ ማለት ነው

ለስራ ትጓዛለህ ወይ አዎ ለስራ በተለያየ ቦታ እጓዛለሁ የተለያዩ ስልጠናዎችን እና ትምህርቶችንም ስለምንሰጥና ለስራ ረጅም ርቀት ስለምጓዝ እንደዛ አይነት መልኩ ለስራ መጓዝባቸው ብዙ ጊዜያት ወይንም ደግሞ ብዙ ሁኔታ ውጪ ይኖራሉ ማለት ነው አካባቢ ላይ እና ለስራ ብዙ ረጅም መንገድን ወይም ደግሞ ረጅም ርቀቶችን እየተጓዝኩ ብዙ ስራዎችን እሰራለሁ ማለት ነው።

የሞባይል ዳታ ትጠቀማለህ ወይ? አዎ የሞባይል ዳታ እጠቀማለሁ። የተለያዩ የዜና አውታሮችን ወይንም ደግሞ መረጃዎችን ስፈልግ። የሞባይል ዳታውን አበራ አበራና ከዋይፋይ ራቅ ብዬ ወይንም ደግሞ ዋይፋይ በሌለበት ቦታ። የስልኬን ዳታ አብርቼ ያንን እጠቀማለሁ ማለት ነው።

መብረቅ ፈራ ነው። አዎ መብረቅን እፈራለሁ ምክንያቱም መብረቅ ሰውን የሚገደል የሚያስጨንቅ ወይንም ደግሞ የሚያስደነግጥ ነገር ስለሆነ መብረቅን እፈራለሁ። መብረቅ ድምፁም እጅግ የሚያስፈራ ነገር ስለሆነ ሲያስገመግመኝ ነው። ደግሞ ከሰማይ ሲጮህ በእንደዚህ አይነት መልኩ የሚያስፈራ ስለሆነ አዎ እፈራለሁ

ሾሮባ መስፋት ትችላለህ ወይ? ሾሮባ መስፋት አልችልም አልችልበትም እኔ፤ ሾሮባ እንዴት እንደሚሰፋም አላውቅም። ተሰረቼም ወይንም ደግሞ አሰረቼም ስለማላውቅ፤ ምክንያቱም እኔ ሹርባ ተሰርቼ የማላቅበት ምክንያት ወንድ ስለሆንኩ ወንዶች ደግሞ ሹሩባ አይጠቀሙም ማለት ነው። እና እኔ ከዚህ አዛር ሹሩባ መስፋትን አላውቅም ማለት ነው።

ውሃ ማምጣት ታውቃለህ? ውሃ ማምጣትን አውቃለሁ ከወንዝ ወይንም ደግሞ ከባምባ ከቦኖ ከውጪ ከጎረቤት ቤት እንደዚሁም ደግሞ በግዢ ከሌላ ቦታ ወደ ቤት ይዤ መምጣትን አቃ አቃለሁ። እንዴት እንደሚመጣ በቸሪ ካምፓይ ላንድዌን ደግሞ በተለያዩ መሳሪያዎች በብረት ደስት በባሊ ማለት ነው። በእንደዚህ አይነት መልኩ ውሃ ከተለያየ ቦታ ማምጣትን። አቃለሁ

ቅመማ ቅመም የበዛበት ምግብ ትወዳለህ ወይ? አዎ ቅመማ ቅመም የበዛበት ምግብ በጣም የሚያሰኝና የምመኘው ምግብ አይነት ነው፤ እና ቅመማ ቅመም የሚበዛበት ምግብን ብዙ ጊዜ ብጠቀም ደስተኛ ነኝ ወይንም ደግሞ እፈልጋለሁ ማለት ነው እና ቅመማ ቅመም ቢኖረው ሞር የተሻለ ወይንም ደግሞ ጥቅም ያለው ነገርም ስለሆነ ስለሚጣፍጥም ስለሚጥምም ቅመማ ቅመም የበዛበት ምግብን እወዳለሁ።

በስራ ቦታ ጓደኛ አለ ወይ? አዎ በስራዬ ቦታዬ ላይ ጓደኞቼ አሉኝ። ከነዛ ከጓደኞቼ ጋራ አብረን እንጫወታለን ስለ ስራ እንወያያለን። ክፉንም ደጉንም አብረን እናሳልፋለን ማለት ነው። እና እጅግ በጣም ጥሩ የሆኑ ጓደኞች ወይ ነው ደግሞ እንደ ቤተሰብ የምንተያይ ጓደኞች በስራው መስክ ቦታዬ ላይ አለኝ

ልብስ በእጅህ ታጥባለህ ወይ? አዎ ልብሴን በእጄ ነው የማጥበው ብዙ ጊዜ ማሽን እኛ አቅራቢያ ወይም ደግሞ የኔ አቅራቢያ ላይ ማሸን ስላሌለ በእጄ ነው ብዙ ጊዜ ልብሴን የማጥበው። እና በልብሴን በእጄ ሳጥብ ደግሞ ያው ድካም አለው። ትንሽ በዛ ላይ ደግሞ እጅም የመላላጥ የመድከም ወይም ደግሞ የመዛል ስሜት ይኖረዋል በእጅ ባይታጠብ የተሻለ ነው የሚሆነው ብዬ አስባለሁ። ማሽን ቢያጥብ ሙሉ ጥሩ ነገር ይሆናል

ዋይፋይ ትጠቀማለህ ወይ? አዎ ዋይፋይ እጠቀማለሁ አሁን ራሱ እየተጠቀምክ ያለሁት ዋይፋይ ነው። ዋይፋይ በመጠቀም የተለያዩ መረጃዎችን አገኛለሁ ወይም የተለያዩ መረጃዎችን እዳስሳለሁ ማለት ነው። እና በአጠቃላይ እ ዋይፋይ እንደ እኔ የሚጠቅመኝ እና እጅግ ውድ ነገርም ቢሆን ነገር ግን እ ከሰዎችም ወይንም ከራሴም በመግዛት እጠቀማለሁ

ከደንበኞች ጋራ ትሰራለህ ወይ? አዎ ከደንበኞች ጋራ እሰራለሁ ምክንያቱም ከደንበኞች ንጉስ ናቸው ተብሎ ይጠራል በእኛ አካባቢ ላይ እና ደንበኛ እጅግ በጣም ትኩረት ሊሰጠውና ወይንም ደግሞ በፍቅር ልይዝ የሚገባው ስለሆነ ከደንበኞቼ ጋር በመግባባት በመተሳሰብ እሰራለሁ እንተጋገዛለን እንረዳዳለን ማለት ነው።

ማዕድን ትጠቀማለህ ወይ? ማዕድን ምን አይነት ማዕድን ነው? እኔ ጋራ ብዙ ማዕድን በሀገራችን በኢትዮጵያ ይኖራል ነገር ግን እኔ ብዙ ማዕድናትን የምጠቀምበትን መስመር ወይንም ደግሞ ቦታ የለኝም እና ማዕድን አልጠቀምም። ማዕድን የት ቦታ? በብዛት እንደሚገኝ አላውቅም። እንዴት እንደሚወጣም ስለማላውቅ ነገር ግን በሀገራችን ብዙ ማዕድናት እንዳሉ አውቃለሁ። እንዴት እንደሚወጣ ግን አላውቅም

ዜና በመስመር ላይ ታነባለህ ወይ? አዎ ዜና በመስመር ላይ አነባለሁ። ከጋዜጣ ከመጻሒፍት ወይንም ደግሞ ከመጽሔት ላይ የዜና አውታሮች ካሉበት እ ነክ ነገሮች ላይ ዜናዎችን አነባለሁ። በመስመር ላይ በተለይ ደግሞ እኔ ብዙ ጊዜ የምጠቀመው የእጅ ስልኬን ስለሆነ ከዛ ከስልኬ ላይ የተለያዩ አይነት የዜና ማሰራጫ እእእ እንትኖች አሉ። መረቦች አሉ እነዛን እጠቀማለሁ ማለት ነው።

ገመድ መጠቀም ታውቃለህ ወይ? ምን አይነት ገመድ ነው መጠቀም። ሲባል አሁን ለምሳሌ የኤሌክትሪክ ገመድ እንዴት እንደሚዘረጋ ወይንም ደግሞ የእጄ ለቋጠሮ የሚሆን ወይንም ደግሞ ልብስ ማስጫ ሊሆን ይችላል የተለያየ አይነት አገልግሎት ያላቸው የገመድ አይነቶች አሉ። እና እነዚህን ገመዶችን የመጠቀም አውቃለሁ። ለምን ለምን እንደሚውሉና እንዴት መጠቀም እንዳለብኝ እረዳለሁ

በብዙ ህዝብ መካከል መሆን ይመችሃል ወይ? አዎ እኔን ብዙም ያስቸገረኝ ነገር የለም በህዝብ መካከልም ሆኖ ስራዎችን መስራት እችላለሁ ብዬ አስባለሁ ምንም የሚያዳግተኝ ምንም ደግሞ የሚያቅተኝ ነገር ስለማይኖር እና እጅግ በጣም በህዝብ መካከልም ሆኜ የተለያዩ ስራዎችን ለመስራት እችላለሁ ምንም ብዙም የሚከብደኝ ነገር አይኖርም

በመስመር ላይ ገዢ ነህ ወይ? ስለ እውነት ከሆነ እኔ በመስመር ላይ ገዢ ነው ወይም ደግሞ ስራዎችን አልሰራም። ከዚህ አንፃር በመስመር የሚገዙ እቃዎችንም ገዝቼ አላውቅም እስከዛሬ ድረስ አልገዛም ማለት ነው። ስለዚህ በመስመር ላይ ግዢ ላይ በዛም ብዙም የተለመደ ነገር አይደለም ምናልባት አንድ ጊዜ ብቻ። ከመስመር ላይ የተገኘ አንዴ የእጅ ስልክ ገዝቻለሁ። ከዛ ውጪ ግን የማውቀው ነገር የለም

ከስራ በኋላ ትሰራለህ ወይ? ብዙ ጊዜ ደክሞኝ ወደ ቤቴ ከገባሁኝ በኋላ የተለያዩ የቤት ስራዎችን እሰራለሁ እንጂ ይሄ የግል የቢሮ ወይንም ደግሞ ገንዘብ የሚያስገኝልኝን ስራ አልሰራም። ስራዬን ጨርሼ ከመጣሁ በኋላ ቤት ውስጥ ለምግብ ወይንም ደግሞ ለመመገብ የሚሆኑኝን አንድ አንድ ነገሮች ግባቶችን እሰራለሁ። እንጂ ከዛ ውጪ ግን የምሰራው ሌላ ስራ የለኝም